ትንኞች በአካባቢያችን ብዙም የሉም። ትንሽ ራቅ ብሎ ግን። ውሃ ምናምን ፍሳሽ የሚወጣበት ቦታ ስላለ። እዛ አካባቢ አሉ። እኛ አካባቢ የሉም። ምናልባት ማታ ማታ ከሚታዩት አንዳንድ ትንኞች ውጪ። ብዙ ይሄን ያህል የሚያስቸግሩ ትንኞች የሉም። ለበሽታ በሽታ አምጭ ትንኞችም የሉም

እኔ ደም ምወደው ዳቦ የስንዴ ዳቦ አልወድም በርግጥ የገብስ ዳቦ እወዳለሁ በፊት የስንዴም አምባሻም ምናምንም እወድ ነበር። ስንዴ ድፎ ዳቦ በተለይ እወድ ነበር ነገር ግን ህመም እና ለአንጀት ቁስለት ሚዳርግ መሆኑን ስረዳ አሁን መመገብ ትቻለሁ አንዳንድ ጊዜ የገብስ ዳቦም መገባለወ በተለይ ግን የቆጮ ዳቦ ይመቸኛል አሁን ምወደው የቆጮ ዳቦ ነው። ከዛ ውጭ አሉትን አልወድም

እኔ ጥላ ነው የምመርጠው ፀሀይ ግድ ካልሆነብኝ መስክ ላይ ካልሆንኩ በቀር ከፀሀይ ጋር አልጋፈጥም መስክም ብሆን እንኳን ባርኔጣና ኮፍያ አደርጋለሁ። ካልሆነ ዛፍ ስር ጥላ ያለበት ቦታ እሆናለው ወይም ቤት አካባቢ ቢሮም አካባቢ ፀሀይ ብዙ እንዲያገኘኝ አላደርግም። ጠዋት ምናልባት አስፈላጊ ሲሆን ጠዋት ጠዋት ልሞቅ እችላለሁ ከዛ ውጭ ጥላ ነው የምመርጠው

ከአካባቢ ትንሽ ራቅ ብሎ በአምስት ኪሎሜትር አካባቢ ላይ ያድጋል እኔ አካባቢ ብዙ ቀርከሃ ያው ከተማው ስለሆነ ምናልባት አንዳንድ ሰው ጓሮ በጣም ጥቂት ሊኖር ይችላል ለማደግ የሚመች የአየር ሁኔታ ግን አለ። በብዛት ግን ቀርከሃ የማየው ወጣ ብሎ ከከተማ ገጠር አካባቢ ነው

በጋ ወቅት በጣም ሙቀትና ንፋስ ስለሚኖር ፊቴን ንፋስ እንዳያገኘኝ ቅባት እቀባለሁ። ከፀሀይ ለመጠበቅ ራሴን ብዙ ጊዜ ጥላ ላይ አደርጋለሁ። እንደ ክረምት ውጭ በብዙ አላሳለፈም ፀሀይ ስለሚበዛ። በበጋ ወቅት ያው አየሩ ደረቅ ስለሆነ አቧራ እንዳይነካኝም ጥንቃቄ አደርጋለሁ።

እስትራቴጂ ማለት ስልት ማለት ይመስለኛል በርግጥ ይህ ቃል እንግሊዘኛ ነው። ወደ አማርኛ ሲመለስ ስልት ለማለት ነው። ስልት ማለት ዘዴ ብልሃት ለማለት ነው። አንድን ነገር ምታረግበት ስልት ወይም ብልሃት እስትራቴጂ ወይም ስልት

ምርት ማለት ለምሳሌ ስንዴ ተዘርቶ ከዛ አድጎ አፍርቶ ሲታጨድ ምርት ሰጠ ይባላል። አንድ ኩንታል ተዘርቶ ሃያ ኩንታል እሚታጨድ ከሆነ። ይሄ ምርቱ ሃያ ኩንታል ነው ይባላል።

ጀልባ ማለት በውሃ ላይ ለመጓጓዝ የሚያስፈልግ አነስተኛ መጓጓዣ ነው። ጀልባ ከመርከብ የሚያንስ ከሌሎች ደግሞ አነስተኛ እንትኖች በለጥ ያለ ሰዎች ብዙ ሰዎችን ወይም እቃ ጭኖ መሄድ በውሃ ላይ የሚችል። የመጓጓዣ መሳሪያ ወይም የትራንስፖርት አገልግሎት የሚሰጥ የውሃ ላይ አውቶብስ ማለት ነው። ጀልባ ማለት

ሽንኩርት ወጥ ለመስራት የምንጠቀምበት ግሩም የሆነ ተክል ነው። ከስር የሚገኝ ነው ስር ነው ቀይ ሽንኩርት። ማለት ስር ሳይሆን ግንድ ነው። በርግጥ ግን ከመሬት በታች አፈር ውስጥ የሚያድግ ግንድ ነው። ቅጠሉ ወደ ላይ ይወጣል የቃይ ሽንኩርት ሲያድግ ስሩና ግንዱ መሬት ውስጥ ነው እሚሆነው። እና ቀይ ሽንኩርት ወጥን የሚያጣፍጥ እንደ ስሙም ቀይ ነው። ከለሩ ወጥ ለመስራት ነው። በአብዛኛው ዶሮ ወጥ ሽሮ ወጥ ማንኛውንም ወጥ ስንሰራ ቀይ ሽንኩርት ተጠቅመን እናጣፍጣለን። እና ለምግብ መስሪያ የሚያገለግል ተክል ነው ቀይ ሽንኩርት

አመሰግናለሁ እንኳን ደህና መጡ ስላሉኝ እንኳን ደህና መጡ የሚባለው እንግዲህ ወደ አንድ ቤት ወይም ወደ አንድ ከተማ ሲገባ በመልካም ሁኔታ ለመቀበል ሰውን እንኳን ደህና መጡ ይባላል። ሰው ቤትም ሲኬድ ሰው እንኳን ደህና መጡ ካለ መልካም እንኳን መጡልኝ ብሎ በመልካም እንደተቀበሉ ለማሳየት የምንጠቀምበት። ሀረግ ነው።

ስጋ ከእንስሳት የሚገኝ ምግብ ነው። ለምሳሌ እንስሳትን በማረድ ወይም የነሱን ስጋ ፈየል፣ በግ ወይም በሬን በአብዛኛው ወንዶቹን ለምግብነት ይውላል ስጋቸው ለምግብነት ይውላል። እንስሳትን ለምግብነት ስናውል ስጋ እንላለን የበሬ ስጋ እንላለን የፈየል ስጋ፣ የበግ ስጋ ልንል እንችላለን አንዳንድ ጊዜ የአሳ ስጋም እንላለን ብቻ እንስሳ የሚበላን እንስሳ ለምግብነት ስናቀርብ ስጋው ይባላል ስጋ ይባላል

አቀራረብ ብዙ ጊዜ ምግብ አቀራረብ ሊሆን ይችላል ንግግር አቀራረብ። ለሰው ወይም ወደ ሰው ፊት የምናሳየው የምናመጣው ነገር የምናቀርበው ነገር የምናቀርብበት መንገድ አቀራረብ ይባላል። ምግብ ስናቀርብ አቀራረቡ ካላማረ ምግቡ አይጣፍጥም ይባላል። ያ ማለት ምግቡ ሲቀርብ በጥሩ ሁኔታ በንጽህና ተይዞ ለአይን በሚያምር የተለያዩ ምግቦች አብረውት ከቀረበ። መልካም አቀራረብ ያለው ምግብ ይባላል። ወይም በጥሩ ደስ በሚል ሁኔታ ደስ በሚል አቀራረብ የቀረበ ምግብ ይባላል

አሮጌ ምንለው ብዙ አግልግሎት ከሰጠ በኋላ ብዙ ጊዜ ቆይቶ አገልግሎት የሰጠ። አንዳንድ ጊዜም ተጥሎ ማገልገል ያቆመ ነገርሊሆን ይችላል። በርግጥ ያላቆመም እያገለገለ ያለም ሊሆን ይችላል። ግን የምርታማነት የማገልገል አቅሙ የቀነሰ ነገር አሮጌ እቃ ይባላል። ብዙ ጊዜ አገልግሎት ስለደከመ አሮጌ ይባላል። አዲስ ያልሆነ የአዲስ ተቃራኒ ነው። አሮጌ

እሚለው ቃል ደስ የሚል መልካም ነገርን ለመግለጽ ነው ቆንጆ የሆነን ነገር ጥሩ እንላለን። ጥሩ ነው ካልን አንድ አንድንስራ። በመልካም ሁኔታ በቆንጆ ሁኔታ ተሰርቷል ለማለት ነው ጥሩ ስራ ነው ካልነ። ጥሩ ፀባይ አለው ካልነ ሰው። መልካም ፀባ አለው ለማለት ነው ጥሩ ፀባይ አለው ውብ ደስ የሚል ፀባይ አለው ለማለት ነው።

አንድን ነገር ለመስራት ወይም ለማድረግ የምንመራበት መርህ ፕሮግራም ይባላል ከእንግሊዝኛ የተወረሰ አማርኛ ቃል ነው። ፕሮግራም አርግ ሲባል ለአንድ ነገር እቅድ ለማለት ነው እቅድ አውጣ። ተብሎ እንደም ይያዛል ወይም። አንድን ነገር ምትሰራበትን ዝርዝር ጻፍ ለማለት ነው። ፕሮግራም ማለት እንዲሁ ያለ እቅድ እንዳይሆን እቅዱን አውጣ ይባላል ወይም ፕሮግራም አርግ ይባላል።

ዳቦ ከስንዴ ወይም ከገብስ የሚሰራ ስንዴ ተፈጭቶ ከዛ ተቦክቶ ሲጋገር ዳቦ ይባላል። እርሾ ተጨምሮበት እንዲነፋ ተደርጎ ከገብስም ሊሰራ ይችላል። ዳቦ በርግጥ ከተለያዩ እንደ በቆሎ ካሉ ማሽላ ካሉ ከጤፍም ጭምር ሊሰራ ይችላል። ዳቦ ብቻ አንድ እህል ተቦክቶ አንድ እህል ተፈጭቶ ከዛ ተቦክቶ እርሾ ያለ እርሾም ሊሆን ይችላል ተጋግሮ ሲመጣ ዳቦ ሆነ ይባላል።

ክሬዲት ካርድ እኛ ኢትዮጵያውያን ብዙ አንጠቀምም። ይመስለኛል የብድር መውሰጃ ካርድ ይመስለኛል። በአሜሪካን ነው በብዛት ሲወራ ይህን ቃል ምሰማው። በእኛ በኢትዮጵያውያን ብዙ ጊዜ ምንጠቀመው ቃል አይደለም።

አዲስ ማለት የአሮጌ ተቃራኒ ነው። አሮጌ ያልሆነ፣ ብዙ አገልግሎት ያልሰጠ፣ ገና ከፋብሪካ የወጣ አንድ እቃ አዲስ እቃ ነው ይባላል። ዛሬ ተመርቶ የወጣ መኪና አዲስ መኪና ይባላል። ወይም የዘንድሮ መኪና ብዙ አመት ያልተነዳ ያልቆየ ገና ያልተነዳ መኪና አዲስ መኪና ነው ይባላል። አገልግሎት ያልሰጠ፣ ገና ሰው አገልግሎት እንዲሰጥ ያላደረገው፣ ንጹህ የሆነ ነገር ወይም እቃ አዲስ ይባላል።

ሆቴል ማለት ከሀገር ሀገር ስንዘዋወር መቼም ቤታችን አንበላም። ስለዚህ ምንበላው ሆቴል ገብተን ነው ምግብና መጠጥ የሚሸጥበት ቤት ሆቴል ይባላል፤ ወይም ሬስቶራንት ተብሎ ይጠራል። ብዙ ጊዜ ሆቴል ነው የምንለው ምግብ በአብዛኛው ምግብ የሚሸጥበት ቤት ሆቴል ይባላል።

ቻው ምንለው አንድ ሰው ስንሸኝ ወይም አንድን ሰው ጥለን ስንሄድ በሆነ ምክንያት ወደ ስራ ሊሆን ይችላል እስክንመለስ ድረስ ቻው እንላለን። ይመስለኛል የጣሊያን ቃል ነው። ግን ኢትዮጵያውያን በሰፊው እምንጠቀመው ቃል ነው። አንድን ሰው ለመሰናበት የምንጠቀመው ቃል ነው።

ሰላም የምንለው ደግሞ አንድን ሰው ስናገኝ ድንገት ስንገናኝ ሰላም እንላለን ሰላምታ ለማቅረብ የምንጠቀመው ቃል ነው። እንደምን ውለሃል ወይም እንደምን አደርክ ለማለትም ትርጉም ይኖረዋል። ሌላው ደግሞ ሰላም ጦርነት ያልሆነ የጦርነት ተቃራኒ። ውጊያ የሌለበት ሁኔታ ሰላም ይባላል።

እቅድ አንድን ነገር ለማከነውን እምናወጣው ዝርዝርና እና የስራውን ከመጀመሪያው እስከመጨረሻ ያለ ሂደት የሚገልጽ ጽሁፍ። እቅድ ይባላል።

ቆንጆ ማለት የሚያምር ማለት ነው ሲታይ ለአይን ደስ የሚያሰኝ ቶሎ ቶሎ እድናዬው እሚጋብዘን ነገር። ቆንጆ ይባላል ውብ የሆነ ነገር ማለት ነው። ብዙ ጊዜ ለሴቶች መልክ ቆንጆ ናት ካልን ውብ ናት ታምራለች ለማለት።

ስንት ነው የሚለው ቃል ዋጋን ለመጠየቅ ገበያ ሄደን ወይም ሱቅ ውስጥ እቃ ልንገዛ የእቃውን ዋጋ ስንት ነው ብለን እንጠይቃለን ብዙ ጊዜ ይሄ የተለመደ የዋጋ መጠየቂያ ስልት ነው። ወይም ዋጋ የምንጠይቅበት ቃል ነው። ስንት ነው ብለን ነው ማንኛውንም እቃ ልንገዛ ስንል በገንዘብ በብር ስንት እንደሚያወጣ እንጠይቃለን።

አደጋ የተለያዩ ትርጉሞች ቢኖሩትም ዋናው ትርጉም ድንገተኛ ሰዎች ሲጎዱ በመኪና ግጭት ሊሆን ይችላል። ወይም በሆነ ነገር ወድቀው ሊሆን ይችላል። የሆነ ችግር ሲደርስባቸው አደጋ ይባላል ወይም አደጋ ደረሰባቸው ይባላል። እግዚአብሔር አያምጣው ያሪቀው አደጋን። መኪና ሲገጭ ወይም ሲጋጭ ወይም ሲገለበጥ የመኪና አደጋ ይባላል።

ይሄ ቃል ፍቅርን ለመግለጽ የሚያገለግል ቃል ነው። ሰውን እንደምንወድ ስንነግረው እወድሃለሁ እንላለን። ሴቶች ወንዶችን እወድሃለሁ ሊሉ ይችላሉ ወይም ሴት ወንዶችም ልጆቻቸውን እወድሃለሁ ሊሉ ይችላሉ። ወንድ ልጆቻቸውን ወይ ፍቅርን መግለጫ ነው ወይ ደግሞ አንድ ሰው ያለንን አንዳንዴም አክብሮት ሊሆን ይችላል ብዙ ጊዜ ግን በጣም ምናስብለትን ምንወደውን ሰው እወድሃለሁ እንላለን።

ሰዓት የቀን ወይም የ በተለይ የቀን ክፍለ ጊዜ ለመግለጽ የሚያገለግል ነው። ለምሳሌ በአንድ ሰዓት ወይ በሁለት ሰዓት ና ይባላል። ቀጠሮ ለመያዝ በስንት ሰዓት እንገናኝ ይባላል። አስራ አንድ ሰዓት ማታ እንገናኝ ይባላል። እና ሰዓት ጊዜን ይጠቁማል። በቀን ውስጥ ያለን የጊዜ ክፍል ፋይለ መናገር ሰዓት ይባላል አንድ ቀን አስራ ሁለት ሰዓት አለ። አንድ ቀን ሃያ አራት ሰዓት አለው። ማታው አስራ ሁለት ሰዓት ቀን አስራ ሁለት ሰዓት ርዝመት አለው

ቲማቲም ለምግብነት የሚያገለግል አትክልት ነው ቀይ ፍሬ ነው። ብዙ ጊዜ ወጥ ለማጣፈጥ የምንጠቀመው የአትክልት አይነት ነው። ተከትፎ በጥሬው ሊበላም ይችላል። ብዙ ጊዜ ግን ወጥ ውስጥ ተጨምሮ አብሮ። ይበስልና የሚበላ ቀይ ቆንጆ ከለር ያለው የምግብ አይነት ነው

"መተኛት" የሚለው ቃል አልጋ ላይ በጀርባችን ጋደም ብለን፣ እንቅልፍ ሊወስደን ሲችል መተኛት ይባላል። እርግጥ ባይወስደንም ጋደም ካልን እንደተኛን ተብሎ ሊወሰድ ይችላል። ግን ብዙ ጊዜ መተኛት የሚባለው፣ አልጋችን ላይ ሆነን እንቅልፋችን ሲወስደን መተኛት ይባላል።

አማርኛ አልችልም የሚለው ቃል እኔ ግን አማርኛ እችላለሁ። አማርኛ እኔ እችላለሁ። አማርኛ አልችልም የሚሉት ሰዎች። አማርኛ ቋንቋን መናገር እማይችሉ ከሆነ። አማርኛ አልችልም ብለው ሊናገሩ ይችላሉ። በእርግጥ የተለያዩ ቋንቋዎችን አልችልም ልንል እንችላለን። ሱሃሊኛ አልችልም ልል እችላለሁ። ወይም ፈረንሳይኛ አልችልም ልል እችላለሁ። ጀርመንኛ አልችልም ልል እችላለሁ። ነገር ግን አማርኛ እችላለሁኝ። እኔ እናገርም አጻፍንና እንደው አማርኛን ማውራትም እችላለሁ። አማርኛ አልችልም የሚሉ የውጭ ዜጎች ሲሆኑ ከኢትዮጵያ ውጭ ተወልደው ያደጉ ሰዎች ሲሆኑ። አማርኛ አልችልም ብለው ይናገራሉ።

ማንበብ ማለት መጽሐፍ ሊሆን ይችላል ጋዜጣ መጽሔት ሊሆን ይችላል ወይም ስክሪን ላይ የተጻፉ ፊደላትን ወይም ጽሁፎችን በአይናችን እየ እያነበብን ስንረዳ በአይናችን እያየን ምን እንደሚል ለመረዳት ስንሞክር ማንበብ ይባላል

እንቬስትመንት ማለት ከእንግሊዝኛ ቃል የተወሰዳ ወደ አማርኛ የተሻገረ ቃል ነው። አንድን ነገር ሰርተን ገንዘብ ለማግኘት በሰፊው ብዙ ገንዘብ አውጥተን ስራ ስንጀምር ኢንቨስትመንት አደረግን ይባላል። ኢንቨስትመንት ማለት ግዙፍ ፋብሪካ መትከል ሊሆን ይችላል ግዙፍ እርሻ ማንቀሳቀስ ሊሆን ይችላል። ወይም ደግሞ ግዙፍ ሆቴል ባለሀብት መሆንን ሊገልጽ ይችላል። በዚህ ላይ የምናወጣው ወጪ እና ትርፉን ለማግኘት ከአስር አመት ወይ ከሃያ አመት ቡሃላ አልመን ዛሬ የምናወጣው ወጪ ኢንቨስትመንት ይባላል

መልእክት ማለት ሰዎች ስለኛ ሊሆን ይችላል ወይም ደግሞ። ከአንድ ሰው ወደ አንድ ሰው አንድን ሀሳብ ተቀብለው። ወይ ሀሳብ ሊሆን ይችላል በጽሁፍ ሊሆን ይችላል ደብዳቤ ሊሆን ይችላል ያንንም ለሌላ ሰው ሲያደርሱ መልእክት አደረሱ ወይም ተላኩ እንላለን መልእክት ማለት አንድ ላኪ ይኖራል ሌላ ተቀባይ ይኖራል በመሃል ያንን ማጓጓዝ መልእክት ያ ለሌላ ሰው እንዲደርስ የተፈለገው ሀሳብ ወይም ነገር መልእክት ይባላል

አንተ የሚለው ቃል የ ቀንን ለመግለጽ ነው። ከዛሬ ዛሬ ከመምጣቱ በፊት ያለው ቀን ከዛሬ በፊት ያለ ቀን ትላንት ይባላል። ከዛሬ በኋላ የሚመጣ ቀን ነገ ይባላል። እና ጊዜን ወይም ቀንን ለመግለጽ ነው። ትናንት እንላለን አንዳንድ ጊዜ ያለፈን የሩቅ ነገርም ትላንት እንላለን። ወይም ካለፈ ብዙ ያልቆየውን ነገር ቅርብ ጊዜ መሆኑን ብዙ እንዳልቆየ ለመግለጽ ትላንት እኮ ነው ብለን እናገራለን።

አረንጓዴ ከለርን የሚገልጽ ነው ልምላሜን የሚገልጽ ነው የሳር ቀለም አረንጓዴ ነው። የኳስ መጫወቻ የሜዳ ቀለም አረንጓዴ ነው። ቀለምን የምንገልጽበት ቃል ነው

ሴፕቴምበር መስከረም ለማለት ነው። ሴፕቴምበር የሚለው ቃል ኢትዮጵያዊ ቃል አይደለም። የወር ስም ነው። ነገር ግን እኛ መስከረም የምንለውን ሌላው አለም ሴፕቴምበር ይለዋል በተለይ እንግሊዝኛ ተናጋር። የእኛ የመጀመሪያ ወር ነው። በፈረንጅ ደግሞ ስምንተኛ ወር ይመስለኛል

በጀት የሚለው ቃል እንግሊዘኛን እንግሊዝኛ ነው አማርኛው የገንዘብ መደብን ይገልጻል። ለአንድ ስራ ያዘጋጀነው የገንዘብ መጠን በጀት ይባላል። ይሄን ስራ እሰራበታለሁ ብለን እቅድ አውጥተን የያዝነው የገንዘብ መጠን በጀት ይባላል።

ፀሀይ በቀን የምታበራ ሙቀትና ብርሃኑን የምትሰጠን በማታ ግን የማትታይ የተፈጥሮ አካል ነች። መሬት ላይ ቀጥታ ሙቀትን የምትለቅናት በቀን ወደ ላይ ቀና ብለን ስናይ አይናችንን የምታጥበረብር ሀይለኛ ሙቀትና ብርሃንን የምትለቅብን ክብ ተፈጥሮ ፀሀይ ትባላለች። አንዳንድ ጊዜ የሰው ስም ሆኖም ያገለግላል

በረዶ ውሃ በጣም ቀዝቅዞ ወደ ጠጣርነት ሲቀየር የሚፈጠረው ነጭ ነገር በረዶ ይባላል። አንዳንዴ ከሰማይ ዝናብ ሲዘንብ አብሮ ሊወርድ ይችላል። ወይም ፍሪጃችን ውስጥ አቀዝቅዘን ወደ ደረቅነት ውሃን ስንቀይር በረዶ ሰራ እንላለን።

ቀዝቃዛ የአንድን አየር ቴምፕሬቸር ለመግለጽ ነው አየሩ ቀዝቃዛ ነው ካለን አይሞቅም ለማለት ነው ወይም ሙቀት የለውም ለማለት ነው። አንዳንድ ጊዜ በረዶም ሊሰራ ይችላል። ይሄ ቅዝቃዜ ወይም ቀዝቃዛ ነው ብለን ልናወራ እንችላለን

እንቁላል ዶሮ ለመራባት የምትጠቀመው የምትወልደው ልጇ ነው ማለት በርግጥ ልጇ አይደለም ልጅ የሚሆነው ከተፈለፈለ በኋላ ነው። ልጅ የሚባለው በርግጥ ቀጥታ ሲወለድ ነው። ብዙ ጊዜ እንቁላል በእርግጥ ዶሮ ብቻ አይደለም ብዙ እንስሳት በእንቁላል ይረባሉ። እንቁላል በመጣል ማለት ነው። እንቁላል ቀጥታ ልጅ ሆኖ አይደለም የሚመጣው። ከቀናት ቆይታ በኋላ ለምሳሌ የዶሮ ከሃያ አንድ ቀን በኋላ ነው የዶሮ ጫጩት ሆኖ የሚወጣው። በእግሩ መራመድ የሚችለው። እስከዛው ግን አንድ ክብ ቢጫ ወይም ነጭ ነገር ነው ቅርፊት ያለው። ውስጡ ፈሳሽ ያለው ነገር ሆኖ የሚወልዱት ነገር እንቁላል ጣለች ይባላል ዶር ኤሊም በእንቁላል ነው የምትራባው። ሌሎች ብዙ እንስሳት ወፎች በእንቁላል ነው የሚራቡት።

አንስታይ ወይም ሴት ናት እህት ማለት ከእኔ እናት እና አባት የተወለደች ሴ ሴት ልጅ እህት ትባላለች። ከእኔ ቀድማ ተወልዳ ሊሆን ይችላል ከኔ በኋላ ተወልዳ ሊሆን ይችላል ቀድማ ከተወለደች ታላቅ እህት። ከእኔ በኋላ ከተወለደች ታናሽ እህት ትባላለች

ኮፍያ አናታችን ነው ወይም ጭንቅላታችን ላይ የምናደርገው ልብስ ነው ወይም መከላከያ የፀሀይ ሊሆን ይችላል። ለተለያዩ ወታደሮች ለምሳሌ የ ጥይት መከላከያ ኮፍያ ያደርጋሉ። ጭንቅላታችንን ከሆነ ነገር ለመከላከል ሞተር ተሽከርካሪ የሚያሽከረክሩ ባለ ሁለት እግር ተሽከርካሪ የሚያሽከረክሩ ሰዎች ከላይ የሚደፉት ቆቡ። እሱ እሱ ጭምር ሄልሜቱ ኮ እንደ ኮፍያ ይታያል። ብዙ ጊዜ ግን ኮፍያ በ ጨርቅ የተሰራ ጭንቅላታችንን ከፀሀይ ለመከለል የምንጠቀመው ነገር ኮፍያ

አውቶቡስ የብዙ ህዝብ በአንድ ላይ የሚጓጓዝበት መኪና ትልቅ ግዙፍ መኪና አውቶቡስ ይባላል

እግዚአብሔርን ምናመሰግንበት እግዚአብሔርን ምንለምንበት ወደ እግዚአብሔር ያለንን ጉዳይ ምናቀርብበት ቦታ ቤተክርስቲያን ይባላል።